ዛሬ የአየር ሁኔታው እንዴት ነው? ዛሬ የአየር ሁኔታው በጠዋቱ ፀሀይ አስራ ሁለት ሰዓት ከአርባ አምስት አካባቢ ፀሀይ ወጣች። የቅዝቃዜ መጠኑም መካከለኛ ነው በጣም ቀዝቃዛ የሚባል አየር አይደለም። የሙቀት መጠኑም ሙቅ ሙቀት የሚባል አይደለም ስለዚህ በጣም ተስማሚ የአየር ንብረት ነው። እንደሚታወቀው አሁን ያለንበት የጥር ወር ነው የጥር ወር ደግሞ በጋ የሚባለው ወቅት ላይ ስለሆነ የዝናብ ወቅት አይደለም ዝናብ የለም ደመና ሰማዩ ላይ አይታይም። ከዛ ውጪ በጣም ጥሩና ለሰዎች ተስማሚ ባላይን አይነት የአየር ንብረት ያለው ቀን ነው። አመሰግናለሁ

"ዝናብ ሲዘንብ ምን ታደርጋለህ?" እንግዲህ ዝናብ በሚዘንብበት ሰዓት ምናልባት ከቤት ውጪ ከሆንኩ መጠለያ ፍለጋ የራሴን ጥረት አደርጋለሁ። ከዝናቡ ለማምለጥ፣ ዝናቡን ለመከላከል፣ መጠለያ ለመፈለግ፣ ወደ ቤቶችና ህንፃዎች ሩጬ እገባለሁ። ስለዚህ ቤቶችና ህንፃዎች ውስጥ እጠላለሁ። ቤት ውስጥ ከሆንኩ ግን በጣም ዝናብ ሲዝንብ የሚያስደስተኝ ነገር ምንድነው? እንቅልፍ መተኛት በጣም ደስ ይለኛል። በተለይ ጣራው ላይ ዝናብ በሚያርፍበት ሰዓት የክላሲካል አይነት ድምጽ ስለሚኖረው፤ እሱ እሱ ነገር ደግሞ እንቅልፌ እንዲመጣና እንድተኛ ምቾት ስለሚሰጠኝ ቤት ውስጥ ከሆንኩ መተኛትን እመርጣለሁ። ግን ወደ ስራ ለመሄድ እየተዘጋጀሁ ከሆነ፤ ዣንጥላ ፈልጌ፣ ዣንጥላ ይዤ፣ ወደ ስራ እወጣለሁ ማለት ነው። ስለዚህ ዝናብ ሲዘንብ በዚህ አይነት መንገድ አሳልፋለሁ። አመሰግናለሁ።

ባዶ እግር መራመድ ታውቃለህ አዎ በደንብ በተለይ እንግዲህ እኛ ገጠር ውስጥ እንደ ማደጌ መጠን ገጠር ውስጥ ጫማ አይለበስም የተለመደ አይደለም አሁን አሁን ጫማ እየተለመደ መጣ እንጂ እና ገጠር በማድግበት ሰዓት በተለይ ከአንድ እስከ አስራ ሰባት አስራ ስድስት አመት ድረስ ምንም አይነት ጫማ አልጠቀምም ነበር ስለዚህ በባዶ እግሬ ነበር የምራመደው ማለት ነው። ከስምንተኛ ክፍል በኋላ ጫማ ገዝቼ ጫማ እጠቀም ነበረ ከዛ በፊት ግን በባዶ እግሬን የምሄደው በባዶ እግር መሄድ በእርግጥ ጉዳትም ጥቅም ይኖረዋል። ጉዳቱ ምንድነው? እግራችን በተለያዩ ስለታማ ነገሮች ሊወጋ ይችላል። እንደፈለግን መንቀሳቀስ አንችልም የሚገጥመን ብዙ ችግሮች ሊኖሩ ይችላሉ። ጥቅሙ ደግሞ እንግዲህ ሳይንስ እንደሚለው በእግራችን ምክንያት የምናገኛቸው በጣም ጠቃሚ ሚኒራሎች ወደ ሰውነታችን ይገባሉ ተብሎ ይታመናል። የተረጋገጠ ጥናት አላየሁም በርግጥ እስካሁን ስለዚህ። ብዙ ጊዜም ለአሥራ ሰባት አመት ለአስራ ስድስት አመት ያክል በእግሬ ተንቀሳቅሼ በእግሬ ሄጄ አውቃለሁ ያለምንም ጫማ ማለት ነው አመሰግናለሁ

ልዩ ችሎታ ምንድነው? ልዩ ችሎታዬ እኔ ስዕል መሳል ነው። ስዕል መሳል በጣም ያስደስተኛል በተለይ አስራ አንድኛ ክፍል አካባቢ ጀምሮ የሰዕል ትምህርት የሚባል ድሮይንግ ወይም የስዕ ትምህርት የሚባል። አስተማሪያችን ስዕል እንድንወድ ትልቅ አስተዋጽኦ አድርጓል እና ስዕል በጣም የተለየ ፍቅር አለኝ የስዕል ችሎታዬ ጥሩ ነው። ስለዚህ ልዩ ችሎታ የምለው ስዕልን ነው

ሰዎችን በአይን ትመለከታለህ? አዎ ሰዎችን በአይን እመለከታለሁ ያው በተለይ እንግዲህ ብዙ ጊዜ ትኩር አድርገን ሰዎችን በማየት የሰዎችን ማንነት መለየት ይቻላል። ነገር ግን ሰዎችን ትኩር አርገን በደንብ ትኩረት ሰጠን መመልከት ካልቻልን ሰዎችን መለየት አንችልም። ስለዚህ እኔም ሰዎችን ባይን እመለከታለሁ።

ጥፍሬን ትቆርጣለህ? አዎ ጥፍሬን እቆርጣለሁ እንግዲህ ጥፍር እጃችን በተለይ እጃችን ጥፍር በጣም እጃችን ብዙ ነገሮችን እምንሰራበት የአካላችን ክፍል ነው። እሱ ደግሞ ጥፍራችን በስነ ስርዓት መያዝ ካልቻልን ካልቻልን በጥፍራችን እና በቆዳችን መካከል ባለው ክፍተት ውስጥ ቆሻሻዎች በመግባት ቆሻሻ ሊያጠራቅም እና ጤናችን ላይ ተጽዕኖ ሊያደርስ ስለሚችል ጥፍራችንን በአግባቡ መቁረጥ በአግባቡ መታጠብ ለጤናችን ትልቅ አስተዋጽኦ ስላለው ጥፍራችንን መያዝ ያስፈልጋል። እኔም ጥፍሬን በአግባቡ እንደውም ጥፍሬ ሲያድግ ጥሩ ያልሆነ ስሜት ይሰማኛል ዲስኮምፎርት ወይም ምቾት ማጣት የሚባለው ነገር ስለሚሰማኝ። ጥፍሬን ቶሎ ቶሎ ነው የምቆርጠው ጥፍሬ ካደገ ወዲያው ነው የምቆርጠው ምክንያቱም በጥፍሬ ምክንያት የሚመጡ ባክቴሪያዎች ወደ ሰውነቴ በምግብ ምግብ በምበላበት ሰዓት አብረው ሊገቡ ስለሚችሉ እሱን ለማስተካከል እሱን ቶሎ እቆርጣለሁ። እመሰግናለሁ

በስልክ ገንዘብ ትልካለህ አዎ በስልክ ገንዘብ እልካለሁ። አሁን እያንዳንዱ የገንዘብ እንቅስቃሴ በስልክ እየሆነ መጥቷል። በፊት እንግዲህ እያአንዳንዱ ሰው ባንክ ሄዶ ባንክ ከሄደ በኋላ ብር ለማውጣትም ብር ለመላክ ለሰውም እያንዳንዱ ትራንዛክሽን ወይም እያንዳንዱ ግብይት የሚደረገው ሙሉ ለሙሉ ባንክ ተሄዶ ነበረ ወይም እጅ በእጅ በካሽ ነበር የሚደረገው። አሁን አሁን ግን እያንዳንዱ ግብይት በስልክ ሆኗል ሁሉ ነገር እኔ ስልኬ ላይ ገንዘብ ለሰው ማስተላለፍ እችላለሁ። ገንዘብ ከአንዱ ባንክ ወደ ሌላው ባንክ ማስተላለፍ እችላለሁ ከአንዱ ቅርንጫፍ ወደ ሌላው ቅርንጫፍ ገንዘብ ከአንድ ሂሳብ ቁጥር ወደ ሌላ ሂሳብ ቁጥር ገንዘብ ማስተላለፍ እችላለሁ በባንኬ በስልኬ ማለት ነው። የተለያዩ ክፍያዎችን በስልኬ መክፈል እችላለሁ ስለዚህ ገንዘብ በስልኬ እልካለሁ ማለት ነው።

የምሳ እረፍት ምን ያክል ጊዜ ነው? የምሳ እረፍት እንግዲህ በእኛ ስራ ስድስት ሰዓት ተኩል ጀምሮ እስከ ስምንት ሰዓት ድረስ የምሳ እረፍት ነው የሚባለው ያ ማለት አንድ ሰዓት ተኩል የምሳ አረፍት ይኖረናል። ነገር ግን ያው የምሳ አረፍቱ ስድስት ሰዓት ተኩል ከስራ ቦታችን ወጥተን እቤት የምንደርሰው ሰባት ሰዓት አካባቢ ነው። ወይም አምስት ጉዳይ አስር ጉዳይ ለሰባት ሲል ቤታችን እንገባለን ተመላልሰን ነው የምንሰራው። ከዛ ቤታችን ምሳችንን ከበላን ምሳችንን ከበላን በኋላ ለስምንት ሰዓት ለሰባት ሰዓት ተኩል ሲል ደግሞ ከዛ ተነስተን ወደ ስራ ቦታችን በትራንስፖርት መኪና እንወጣለን። አስር ጉዳይ ለስምንት ሲል ስራ ቦታችን እንደርሳለን። ስራ ቦታችን ከደረስን በኋላ ስምንት ሰዓት ስራ ይጀመራል ማለት ነው። በጠቅላላው ግን የምሳ እረፍት ተብሎ ከስራ ነፃ የምንሆንበት አንድ ሰዓት ተኩል ናት። ከስድስት ሰዓት ተኩል እስከ ስምንት ሰዓት ማለት ነው። አመሰግናለሁ።

ስንት ብርድ ልብስ ትጠቀማለህ ለሚለው? እኔ ብዙ ብርድ ልብስ አልጠቀምም አንድ ብርድ ልብስ ብቻ ነው የምጠቀመው ማታ ማታ በምተኛበት ሰዓት በተለይ የማታ ልብስ ለብሼ ስለምተኛ። ያን ያክል ከባድ ብርድ የሚባልም ስለሌለ የማታ ልብስ ከለበስኩ ከዛ ከማታ ልብሱ በላይ የምደረበው አንድ ብርድ ልብስ ነው ከዛ። ምንም አይነት ቅዝቃዜ ምንም አይነት ብርድ ስለሌለ በቂ ነው ለኔ በቂ ሙቀት ይሰጠኛል። ለኔም ተስማሚ ነው ስለዚህ። አንድ ብርድ ልብስ እጠቀማለሁ።

ጫጫታ ታገኝበት ትችላለህ እንግዲህ ጫጫታ በጣም የሰውን እረፍት የሚነሳ ብዙ ሰውን ትኩረት የሚስብ ትኩረት ነገሮች ላይ ትኩረት እንዳናረግ የሚያረገን ነገር ስለሆነ ከጫጫታ ምናገኝበት ነገር የለም። ጫጫታ ምናተርፈው ነገር የለም እና እኔ ጫጫታ በባዕሪዬ አልወድም ጸጥ ያለ ነገር የተረጋጋ ነገር ጥሩ መንፈስ ያለው ነገር ነው ሚመችኝ እንጂ ጫጫታ ሚበዙበት አካባቢ መሄድ አልፈልግም። ጫጫታም አልወድም ማለት ነው። አመሰግናለሁ

የምትወደው ሬስቶራንት የት ነው? እንግዲህ የተለያዩ ሬስቶራንቶችን የምወዳቸው ሬስቶራንቶች አሉ የምወዳቸው ሬስቶራንቶች አሉ። ግን በዋናነት በጣም እኔ የሚያስደስተኝና ደስ የሚለኝ ሬስቶራንት ሀበሻ ሬስቶራንት የሚባል አዲስ አበባ ውስጥ የሚገኝ ሬስቶራንት አለ። በጣም ደስ ይላል። ምግብ የሚያቀርቡበት መንገድ የአስተናጋጆቹ እንትናቸው እነዚህ ምንድነው? በጣም ፖላይትነሳቸው በትህትና ነው የሚያስተናግዱት። ምግባቸው በጣም ቆንጆ ነው በጣም ይጣፍጣል። የምትፈልጉትን ነገር እንደ ቤታችሁ ማዘዝ የሚያስችል የሬስቶራንት አይነት ነው። እና በጣም እኔ ደስ የሚለኝ ሬስቶራንት እሱ ነው አመሰግናለሁ።

ከደንበኞች ጋር ትሰራለህ? አዎ ከደንበኞች ጋር እሰራለሁ እንግዲህ ደንበኞች ማለት በኛ እንትን ተማሪዎች ደንበኞች ናቸው። ሌሎች ሙያ ጋር በተገናኘ የስራ ባለቤቶች ደንበኞቼ ናቸው። እና ከደንበኞቼ ጋር በቅርበት በንግግር በመግባባት በፍቅር ነው የምሰራው። ስራዎቹ ሲበላሹ እንኳን ምናልባት እነሱ እንደሚፈልጉት ሳይሆን ሲቀር ተነጋግረን የሚፈልጉትን አይነት ስራ መስራት አስተካክዬ መስራት እችላለሁ። እና በፍቅርና በንግግር ከደንበኞቼ ጋር እሰራለሁ

በየትኛው ቀን ወደ ገበያ ትሄዳለህ ብዙ ጊዜ እንግዲህ እኛ ሀገር ቅዳሜና ሮብ የገበያ ቀናት ይባላሉ ቅዳሜና ሮብ እኔ ግን ከሰኞ እስከ አርብ ባለው በስራ ምክንያት ብዙ ጊዜን ስራ ቦታ ላይ ነው ማሳልፈው ስለዚህ ገበያ ምሄድበት ምንም አይነት ትርፍ ጊዜ የለኝም በዚህ ምክንያት ሮብ ሮብ ገበያ አልሄድም ቅዳሜ ቅዳሜ ግን ከሳምንት አንድ ቀን የሚያስፈልጉኝን ነገሮች ለመግዛት ወደ ገበያ እወጣለሁ በተለይ እንግዲህ አስቤዛና የቤት ውስጥ የምግብ ፍጆታ ፍጆታዎችን ባለቤቴ ስለምትገዛ ብዙ ጊዜ ምትገዛው እና ገበያ ምትመላለሰው ምትሄደው እሷ ነች እኔ ደግሞ በጣም አስፈላጊና እሷ መግዛት ማችላቸው ነገሮች ከሆኑ ገበያ ገብቼ ምፈልጋቸውን ነገሮች ገዝቼ እመለሳለሁ እና በሳምንት አንድ ቀን ቅዳሜ ቅዳሜ ገበያ እገባለሁ ምፈልጋቸውን ነገሮች ገዛለሁ አመሰግናለሁ።

በአንድ? ጊዜ ብዙ ስራዎችን ታስተናግዳለህ አዎ በአንድ ጊዜ የተለያዩ ስራዎችን መስራት እችላለሁ። በተለይ ደግሞ አንዳንድ ስራዎች እኔ አሁን አንዳንድ ትምህርቶችን በጆሮዬ እየሰማሁ በድምጽ የሚተላለፉ ትምህርቶች አሉ አንዳንድ መስመር ላይ የሚተላለፉ ትምህርቶችን እያዳመጥኩና እየተማርኩ ሌላ ስራ የሚጻፉ ነገሮች የሚሰሩ ስራዎችን ጎል ለጎን ስራ ልሰራ እችላለሁ ማለት ነው። ቤት ውስጥ ደግሞ ለምሳሌ ምግብ እየተሰራ ሌላ ስራ ጎን ለጎን ሊሰራ ይችላል። ምግብ ላይ ከሁለት እየተመላለስኩ ለምሳሌ ወጥ እየሰራሁ ከሆነ ወጡን እየሰራሁ ኮምፒውተር ላይ ስራዎችን ልሰራ እችላለሁ። ስለዚህ በአንድ ጊዜ የተለያዩ ስራዎችን ብዙ ስራዎችን ማስተናገድ እችላለሁ ሰርቼም አውቃለሁ። አመሰግናለሁ

ቡና ወይ ሻይ ትመርጣለህ አሁን ላይ እኔ ቡና ነው ከሻይ ይልቅ ቡና ነው መጠጣት ምመርጠው በፊት ቡና አልጠጣም ነበር ግን ከቅርብ አመታት ወዲህ ከሻይ ይልቅ ቡናን መጠጣት እወዳለሁ ቡና በምጠ በምጠጣበት ሰዓት የካፊን መጠኑ ከሻይ ይልቅ የቡ ቡናው ላይ ከፍ ያለ የሻይ የካፊን መጠን አለው ይሄ የካፊን መጠን ደግሞ እንድነቃቃና የተሻለ ስራ እንድሰራ ያግዘኛል ነገር ግን የካፊን መጠኑ ስራ ስላልጎላ ከፍተኛም ስላልሆነ ሱስ ያን ያክል ከፍተኛ ሚባል ሱስ ስለማያሲዝ የሆነ ጎን የጎላ ጎን የለውም ስለዚህ ከሻይ ይልቅ አሁን ላይ ቡናን እመርጣለሁ ነገር ግን ጉንፋን እና የተለያዩ ነገሮች በሚይዘኝ ሰዓት ሻይ እጠጣለሁ ማለት ነው ስለዚህ ከሻይ ቡናን እመርጣለሁ።

ምን አይነት ዳቦ ትወዳለህ? የተለያዩ ዳቦ አይነቶች አሉ የመጀመሪያው ዳቦ ይሄ ማሽን ዳቦ የሚባለው ማሽን ላይ ተቦክቶ የሚሰራው ዳቦ አለ። ሁለተኛው ድፎ ዳቦ የሚባል አለ ድፎ ዳቦ ቆንጆ ነው። ሌላ ደግሞ አምባሻ የሚባል አለ። እኔ ከሶስቱም በጣም የምወደው አምባሻ ነው። አምባሻ የሚባለውን ዳቦ በደንብ ነው የምወደው ቆንጆ ዳቦ ነው። ለሰውነቴም ስበላው ይስማማኛል። ሌሎቹ ዳቦዎች ምናልባት ዳቦ በምበላበት ሰዓት ሆዴ የመነፋት አይነት ባህሪ ያመጣል በዛ ምክንያት ለሰውነቴ አይስማማኝም። ያኛው የማሹን ዳቦ ደግሞ ሌላኛው ዳቦ ፍርኖ ዳቦ የሚባለው ውስጡ ባዶ ስለሆነ ምንም አይነት ሰው ለሰውነት የሚሰጠው ጥቅም ስለሌለ ብዙ ጊዜ እኔ የምወደው እና የምበለው አምባሻ ነው አመሰግናለሁ

መስኮትህን ክፍት ትተዋለህ ይላል? መስኮቴ ብዙ ጊዜ ክፍት ነው ክፍት የምተውበት ምክንያት ደግሞ ምንድነው? ውስጡ እንዳይታፈንና ንጹህ ያልሆነ አየር ቤት ውስጥ እንዳይ እንዳይቆይ መስኮቱን ስንከፍተው ከውጭ ንጹህ አየር ይገባል ውስጡ ያለውን አየር ሪፍሬሽ ያደርገዋል ማለት ነው። ስለዚህ ብዙ ጊዜ ፍርግርግ ብረት ስላለው ለጸጥታ ጉዳይ ብዙ አስጊ ስላልሆነ ትናንሽ ነገሮች ሊገቡ ይችላሉ እነሱ ምናልባት ካልሆነ በስተቀር ሌባና ሌላ አስጊ ነገሮች ላይገቡ ስለሚችሉ። መስኮቱን ብከፍተው ያን ያክል የከበደ ነገር ስለማይገጥመኝ ለአየሩ ግን ንጹህ አየር ለማግኘት የተሻለ አየር ለማግኘት መስኮቱን ክፍት አድርጌ ነው የምንቀሳቀሰው ምክንያቱም ቤት ውስጥ ያለው አየር እንዳይታፈን ስለምፈልግ ማለት ነው። አመሰግናለሁ

የዝናብ ውሃ ትሰበስባለህ? የዝናብ ውሃ ዝናብ በሚዘንብ ሰዓት እንሰበስባለን ምክንያቱም እንግዲህ እኛ መኖሪያ ቤት አካባቢ የቧንቧ ውሃ የምትመጣው ከሳምንት አንድ ቀን እና ከአስር ቀን አንድ ቀን ሊሆን ይችላል ብዙ ጊዜ ቶሎ ቶሎ ስለማትመጣ የውሃ ችግር ሊገጥመን ይችላል። ይሄን የውሃ ችግር ለመቅረፍ ዝናብ በሚዘንብበት ሰዓት የዝናብ ውሃ በማጠራቀም ለሽንት ቤት እና ለተለያዩ ቆሻሻዎች ማጽጃ ልንጠቀምበት እንችላለን። እና የዝናብ የዝናብ ውሃ ዝናብ በሚዘንብበት ሰዓት የዝናብ ውሃ እንሰበስባለን። እመሰግናለሁ

በቡድን መስራት ትወዳለህ? አዎ በቡድን መስራት እወዳለሁ። በተለይ ከምወዳቸው ሰዎች ማለት ከምቀርባቸው ሰዎች ጋር የተለያዩ ሀሳቦችን ሼር ማድረግ በጣም አስፈላጊ ነው መጋራት ሀሳቦችን መጋራት በጣም ጥሩ ነው። በቡድን በምንሰራበት ሰዓት። አምስት የቡድን አባላት ቢኖሩ ከእያንዳንዱ አምስት የቡድን አባላት የተለያየ ሀሳብ ነው የሚመጣ። ይህ የተለያየ ሀሳብ ደግሞ ለእያንዳንዳችን ተጨማሪ እውቀት ነው ተጨማሪ ግብአት ነው። ስለዚህ በቡድን በምንሰራበት ሰዓት አንደኛ እኔ ያላየሁትን ስህተት ሌሎች እንዲያዩትና እንድናስተካክል ያግዘናል። ሌሎች ያላየሁትን ስህተት እኔ እንዳየውና እንድናስተካክል ያግዘናል ስለዚህ በቡድን መስራት። በጣም አስፈላጊና ውጤታማ ጥራት ያለው ስራ እንድንሰራ ስለሚያግዝን በቡድን መስራታችን መልካም ነው ብዬ አስባለሁ። እኔም በቡድን መስራት እወዳለሁ።

በእጅ መሸመን ታውቃለህ? አዎ በእጅ መሸመን አውቃለሁ። ዘመናዊ የልብስ መስፊያ ማሽኖች ከመምጣታቸው በፊት ልብስ የሚዘጋጀው በሽመና መንገድ ባህላዊ በሆነው የእጅ ሽመና መንገድ ስለነበረ እሱ ደግሞ በጣም ጥራታቸውን የጠበቁ የሽመና ልብሶች ለማዘጋጀት የሚያገለግል ዘዴ ነው

የቪዲዮ ጥሪ ታደርጋለህ? የቪዲዮ ጥሪ አልፎ አልፎ አደርጋለሁ በተለይ ደግሞ ከውጭ ያሉ ጓደኞቼ ከውጭ ያሉ ዘመዶቼ እና ወዳጆቼ ጋር በቪዲዮ መገናኘት ስንፈልግ የቪዲዮ ጥሪ አደርጋለሁ። ነገር ግን ይሄ የቀን ተቀን የተግባቦት ስርዓት ውስጥ የሚካተት አይደለም። ምክንያቱም የኦዲዮ ጥሪ ነው የማደርገው ብዙ ጊዜ እመሰግናለሁ